አዎ ብዙ ሰነዶች አዘጋጃለሁ የመስሪያ ቤቱን የግል ጉዳዮችን የሚያያዙ ብዙ ሰነዶችን በላፕቶፔ ላይ አዘጋጅቻለሁ። ከእነዚህ ሰነዶች ውስጥ አብዛኛው ቴክኒካል ሰነዶች ሲሆኑ እነሱንም በክላውድ ላይ የማስቀምጣቸው እና ከባልደረቦቼ ጋር ወይም ደግሞ ከአቅራቢዎቼ ጋር የምጋራቸው ሰነዶች ናቸው። እና እነሱን በማዘጋጀበት ጊዜ ከባልደረቦቼ ጋር እየተመካከርኩ የማዘጋጀበት ሁኔታ አለ። ከዛ ባሻገር ደግሞ በራሴም ለብቻዬ ሰርቼ የማዘጋጀበት ሁኔታ አለ። እና ሰነዶቹን ካዘጋጀሁኝ በኋላ በተለይ መስሪያ ቤት ከሆነ ከጓደኞቼ ጋር አብረን እንገመግማለን። መልእክቱ በትክክል መቀመጡን አብረን ግምግመን ሰነዶቹን አዘጋጅተን አደራጅተን የሚላክላቸው ሰዎች ካሉ ለሚላክላቸው እናቀርባለን አለቃም ማየት ካለበት የቅርብ አለቃ እንዲያይም አስተያየት እንዲሰጡበት እናደርጋለን። ከዚያ በኋላ ፋይሎቹ ከዚያ በኋላ ለብዙ ጊዜ የሚፈለጉ በቋሚነት የሚፈለጉ ከሆኑ ደግሞ በሃርድ ዲስክ በውጪ ሃርድ ዲስክ ክላውድ ላይ እና ላፕቶፕ ላይ አስቀምጣቸዋለሁ። በተለይ ለደህንነት ከለውድ ላይም አስቀምጣቸው። አስተማማኝ ይሆናሉ ከዛም ባሻገር ደግሞ ቤትም ቦታ ከአገር ውጪም ቢሄድ በቀላሉ ላገኘህ የምችልበት ቦታ ስለሆነ ከለውድ ላይ መቀመጡን እመርጣለሁኝ። እና በእንደዚህ አይነት ሁኔታ ብዙ ሰነዶች አዘጋጃለሁ። ከዛ ባሻገር ደግሞ በቤት ውስጥም በግል የምጠቀመው የቤተሰብንም የተለያዩ ሰነዶችን አዘጋጅቼ ስልኬ ላይ እሱንም በክላውድ ላይ አስቀምጣለሁኝ ከቤተሰብ ጋር ማጋራት ያለብኝ እኔ እየመረጥኩኝ እንደዚሁ በኢንተርኔት መስመር ላይ አጋራለሁ። እና በእንደዚህ አይነት ሁኔታ የምጠቀማቸውና የምቆጣጥራቸው የምከታተላቸው መሻሻል ያለባቸውን በቅርበት እያየው ማሻሻላቸው ብዙ የሰነድ አይነቶች አሉ። የተለያዩ የኛ ምርት የ ዲዛይን ስራዎች ሊሆኑ ይችላሉ። የጨረታ ሰነዶች ሊሆኑ ይችላሉ። የመመሪያዎች የመስሪያ ቤቱ የተለያዩ መመሪያዎች ደንቦች ሊሆኑ ይችላሉ። እነኚህን ሁሉ በሚገባ አደራጅቼ በስልኬ ላይ በላፕቶፕ ላይ በውጪ ሃርድ ዲስክ ላይ እና ደግሞ በክላውድ ላይ በማስቀመጥ የምቆጣጠራቸው የምትጠቀማቸው ለሌሎች ማገራት ካለብኝ የማጋራቸው የሰነድ አይነቶች በጣም ብዙ አሉ። ብዙ ነው የማዘጋጃቸው እንደውም ከብዛቻቸው የተነሳ አንዳንድ ጊዜ ለማስተዳደር ሊያስቸግር ስለሚችል ለእያንዳንዳቸው እንደ ባህሪያቸው በእንግሊዝኛ ፎልደር የሚባለውን አቃፊ ቦታ በኮምፒውተር ውስጥ አዘጋጅቼ በዛ ውስጥ አደራጅቼ የማስቀምጥበት ሁኔታ አለ። እኔም እኮ ሌላ ሰው አብሮኝ የሚሰራ ሰው በጋራ የምንጠቀማቸው ከሆኑ በቀላሉ ማግኘት እንድንችል በጥሩ ሁኔታ የተደራጁና ለአጠቃቀም የሚመቹ ደህንነታቸው በተጠበቀ ሁኔታ ክላውድ ላይ ማስቀመጣቸው ከክላውድ ላይ ማጋራቸው የሰነድ አይነቶችም አሉ። ቴክኒካል የሆኑ አሉ የቤተሰብ ለምሳሌ ፎቶ ሊሆን ይችላል ቪዲዮ ሊሆን ይችላል የድምጽ ሰነድ ሊሆን ይችላል የጽሁፍ ሰነድ ሊሆን ይችላል። የመስሪያ ቤት ደንብ መመሪያዎች የኢንጂነሪንግ የዲዛይን ስራዎች የተለያዩ የስራ ማስገጃ ስራዎች እንደዚሁ በመልክ በመልኩ ተደራጅቶ ሁሉም በየመደባቸው ተዋቅረው የሚቀመጡበት ሁኔታ አለ። በኔ የሰነዳ አያያዝ እና ሰነድ በየቀኑ አዳዲስ ሰነዶች እፈጥራለሁኝ። ከዚህ የተሰሩትን ደግሞ እየከለስኩኝ መሻሻል ያለባቸውን የወቅቱን ሁኔታ የሚያሳዩ መሻሻል ያለባቸውን ሰነዶች እያሻሻልኩ አደራጅቼ አዘጋጃለሁ።

የ ህዝብ ማመላለሻ በጣም ነው ምጠቀመው። በአብዛኛው እንደውም እኔ ምጠቀመው የህዝብ ማመላለሻ ነው። ምናልባት ታክሲዎችን ምጠቀመው እጅግ አስቸኳይና አንገብጋቢ ጉዳይ ሲያጋጥመኝ በዚህያ ታክሲ ልጠቀም እችላለሁ ታክሲ ደግሞ የሚኒባስ ታክሲዎች አሉ የሜትርድ የሚባሉ አይነቶች ታክሲዎች አሉ። ሜትርድ ከሚባሉት ውስጥ የምመርጠው ራይድ ወይም ደግሞ ያንጎ የሚባለውን የሜትርድ ታክሲ አይነት ነው የምጠቀመው። እነሱን የምጠቀመው አስቸኳይ ጉዳይ ካለ ወይም ደግሞ በህዝብ ማመላለሻ ባስ ይዤ ለመግባት የማልችለው ብዙ እቃ ሲኖር ያን ጊዜ እነኚህን ታክሲዎች በኮንትራት ይዤ እጠቀማለሁ ከዛ ውጪ አብዛኛው በከተማ ውስጥ የማደርገውን እንቅስቃሴ የማደርገው በ ህዝብ ነው ማማለሻ ነው የህዝብ ማማለሻ ባሶችንም በመጠቀሜ ዋነኛው ማተርፈው ነገር ምንድነው? ወጪ እቀንሳለሁ ምክንያቱም በየቀኑ የማደርገው የታክሲ ጉዞ ካለ ወጪው አሁን ላይ ከፍተኛ ነው። እና ያን ከፍተኛ ወጪ ለመቀነስ ከታክሲዎች ከመጠቀም ይልቅ የህዝብ ማመለሻ እጠቀማለሁ የህዝብ ማመላለሻ የማይመች ነገር በእርግጥ አለው። ለምሳሌ መቀመጫ ወንበር የማግኘት እድል ጠባብ ነው። ግፊያ አለው ሰልፍ አለ። በዚያ በግፊያ እና በሰልፍ ውስጥ ደግሞ አንዳንድ ጊዜ ስልክ እና የመሳሰሉ ነገሮች የመሰረቅ የኪስ ፖርሳ የመሰረቅ አጋጣሚም ሊኖር ስለሚችል እነኚህ ጥሩ ያልሆኑ ጎኖች አሉት። ከዛ ውጪ ደግሞ ጠቃሚ ጎኑ ጠቃሚ ነገሩ ዋጋ ነው። ዋጋው በጣም ርካሽ ነው። በተለይ ይሄ ርካሽ የሆነው ዋጋ ጥቅሙ ጎልቶ የሚታየው ታክሲ በብዛት ምጠቀም ከሆነ በከተማ ውስጥ ተደጋጋሚ ጉዞዎች ወዲህ ወዲያ የማደርግ ከሆነ ድምር ውጤቱ ቀላል አይደለም ታክሲ ስጠቀም በጣም ብዙ ላወጣ እችላለሁ ባስ የህዝብ ማመላለሻ ስጠቀም ደግሞ ብዙ ይቀንስልኛል ወደ ክፍለ ሀገርም ወደ ናዝሬት ወይም ወደ ሐዋሳም መሄድ ብፈልግ የህዝብ ማማለሻ ነው ምጠቀመው በእነርሱ እና በግል ትራንስፖርት በትናንሽ ታክሲዎች ወይም ደግሞ በኮንትራት ብጠቀም የማወጣው ውጪ እጅግ ከፍተኛ ስለሚሆን የህዝብ ማመላለሻን እመርጣለሁኝ የ የክፍለ ሀገር የህዝብ ማመላለሻዎች በወንበር ስለሚጭኑ ወንበር የማግኘት ችግር የለም። በርግጥ እነሱ የማይመቹኝ ለምሳሌ ወደ ሀዋሳ በምሄድበት ሰዓት ዝዋይ ላይ መቆማቸው እሱ እሱ አይመቸኝም ጊዜ ያባክናሉ። ከዛ ውጪ ግን ፍጥነታቸውም ቢሆን በእኔ እይታ በቂ ነው። እና ሀዋሳ ሌሎች ከፍተኛ ወጪ የሚጠይቁ፣ ማመላለሻዎችን ከመጠቀም ይልቅ በእነዚህ ቢሄድ ሚባክነውም ጊዜ ብዙ አይኖርም ወጪ ግን ብዙ እቀንሳለሁ እና በዛ ሁኔታ በዛ ምክንያት የህዝብ ማመላለሻን እመርጣለሁ። ከተማ ውስጥም ለማደርገው እንቅስቃሴ የግድ ታክሲ መያዝ ካለብኝ ከታክሲ ይልቅ የምመርጠው የህዝብ ማመላለሻ ነው። ታክሲ የምይዘው ለፍጥነት ብቻ ነው ምክንያቱም እነሱ ትንሽ ሰው ስለሚጭኑ ቶሎ ይነሳሉ መንገድ ላይም ብዙ አይቆሙም። ከመነሻቸው የመድረሻቸውን ሰው ነው በብዛት የሚጭኑት መሃል ላይ አውርደው ሌላ የመጫን እድሉ ጠባብ ስለሆነ በፍጥነት የመድረስ እድል ስላለ ያንን በምፈልግበት ሰዓት ታክሲ እጠቀማለሁ ከዛ ውጭ ግን የ ህዝብ ማመላለሻ በጣም እጠቀማለሁኝ።

ማብሰል በደንብ ነው የምችለው። ቆንጆ ምግብ አበስላለሁ። ይሄን ደግሞ የለመድኩት ቻይና ዩኒቨርሲቲ በነበርኩት ጊዜ ነው። ከመመገበያ ቤት ይልቅ እኔ የምመርጠው በቤት የሰራሁትን ራሴ የማዘጋጀውን ምግብ ስለሆነ በመጀመሪያ ላይ ጥሩ መግብ አላዘጋጅም። ግን ራሴን ስለሰራሁ እንደምንም እበላዋለሁ። በሂደት ግን እያሻሻልኩ እያሻሻልኩ ጥሩ ምግብ ማዘጋጀት ለመድኩ። ከዛ በላይ ደግሞ በጣም በጥሩ ሁኔታ ምግብ የማብሰል ሙያዬን ያሳደግኩት በባለቤቴ ምክንያት ነው። ባለቤቴ ስትሰራ እያየሁ እሷ እያስተማረችኝ እየተለማመድኩ ፊት በነበረኝ ትንሽ እውቀት ላይ ብዙ አሻሽዬ አሁን ላይ ምግብ በደንብ አበስላለሁ። ባለቤቴ ደግሞ ጥሩ ምግብ አብሳይ ናት። ከዛ ባሻገር ደግሞ ሁል ጊዜ በኢንተርኔት አማካኝነት ከመስመር ላይ ዩቲዩብ ተጠቅማ የተለያዩ ምግብ እንዴት እንደሚሰራ የሚሰጡ ስልጠናዎችን ሰዎች ከልምዳቸው የሚያካፍሉትን የምግብ አሰራር እየተከታተለች ከዛ እኔን ደሞ ታስተምረኛለች። እና በእንደዚህ አይነት መንገድ የለመድኩትና ያዳበርኩት ስለሆነ ምግብ ማብሰል በደንብ ነው የምችለው። ከሽሮና ምስር ወጥ በተጨማሪ ዶሮ ወጥ እሰራለሁ። ልዩ ልዩ ባትክልት የሚሰሩ ምግባቶች እሰራለሁ። ከድንች፣ ከካሮት፣ ከቀይ ስር፣ ከጎመን አትክልት ነገሮች የተለያዩ ቅመማ ቅመሞችን መጥኜ በመጨመር ጨውም መጥኜ በመጨመር በጣም ጣፋጭ የሆነ ምግብ በዳቦ የሚበላ ፓስታና መኮሮኒ በሻይ በሹካና በማንኪያ የሚበሉ ምግቦች በርገር እና ፒዛም እሞክራለሁ። በርግጥ ጥሩ ሆኖ እስካሁን ለሰዎች የማበላው አይነት ሆኖ ባላገኘውም እየሞከርኩኝ አለው። እንጀራም እጋግራለሁ። የእንጀራው ችግሩ የኔ እንጀራ ወፍራም እየሆነ ያስቸግረኛል። ከዛ ባሻገር እንጀራም ለመጋገር ለማብሰል ጥረት እያደረኩኝ ነው። ወጣወጥ ነገሮችን ግን በጣም በጥሩ ሁኔታ ነው የማዘጋጀው። እኔም ባለቤቴም እጅግ ወደው ጣፍጦን የምንበላው አይነት ነው። ከዛ ባሻገር ደግሞ ልጆቼም እንደዚሁ ወደው የሚበሉት በጣም ቆንጆ የሆነ ምግብ አዘጋጃለሁ። የጀመርኩት ቅድም እንዳልኩት ይኑቨርስቲ በነበርኩበት ጊዜ ነው። ያዳበርኩትና አሁን የደረሰበትን ከፍተኛ የምግብ ማብሰል ብቃት ላይ የደረስኩት ደግሞ በባለቤቴ እርዳታ ነው። እሷ ስትሰራ እያየሁና እሷ እያስተማረችኝ እኔ ደግሞ በተግባር እየሞከርኩት፤ ሲጀመር ስሰራ የመጀመሪያ ኢኮናል ትንሽ ትንሽ እያደረኩኝ ከዛ ቆንጆ ከሆነልኝ ለልጆቼም እንግዳ ሲመጣም ከባለቤቴ ጋር ጎን ለጎን እሷ አንዱን አይነት ስትሰራ እኔ ሌላኛውን አይነት እየሰራሁ፤ እንግዳ የምናስተናግድበት ሁኔታ ላይም ደርሰናል። እና ምግብ ሳበስል ደግሞ ደስ እያለኝ ነው። እንደ ስራ አልቆጥረው። እንደመዝናኛ የሚያስደስተኝ እንቅስቃሴ ሆኖ ነው የማገኘው። ባለቤቴ ስራ ሆና ልጆቼ ትምህርት ቤት ሆነው እኔ ቤት ከሆንኩኝ እነሱ እስኪመጡ ድረስ የሚወዱትን የምግብ አይነት በየአይነቱ ሰርቼ እጠብቃቸዋለው። እና አቀርብላችኋለው። በጣም ደስ ብሏቸው ጣፍጧቸው ነው የሚበሉት። ለእንግዳም ስናቀርብ ሳናፍር ጣፍጧቸው እንደሚበሉ ተማምነን ነው እኔ የማዘጋጀውን ምግብ የምናቀርበው። ስለዚህ ምግብ ማብሰል አቅሙ አለኝ፣ እውቀትም አለኝ፣ ልምዱም አለኝ። በዚህ ውስጥ ትልቁን አሻራ ያሳረፈችው ባለቤቴ ናት። እሷ ደግሞ አሁንም ከደረሰችበት ብቃት ባሻገር ሁል ጊዜ ደግሞ አዳዲስ የምግብ ማብሰያ መንገዶችን እየተለማመደች ስለሆነ እሱን እኔን ስለምታስተምረኝ እኔም የማብሰል ብቃቴ እየጨመረ እየሄደ አለ።

የእቃ ቁጥጥር አደርጋለሁ። የእቃ ቁጥጥር የማደርገው በቤትም በመስሪያ ቤትም ነው። በመስሪያ ቤት እኔ የጥሬቃ አቅርቦት ላይ ስለምሰራ እና የዛ ክፍል ሀላፊ ስለሆንኩኝ በዚህያ ክፍል መገልገያ እንዲወኑ የተሰጡ የተለያዩ እቃዎች አሉ። እና እነያ እቃዎች ሁሉም መኖራቸው። ያሉበት ውኔታ ደሞ የሚስብ ናቸው። ወይስ የተበላሹ ናቸው። የሚለውን ሁሉ በቅርበት እቆጣጠራለሁ። ካለ እንዲጠገን አደርጋለሁ። መኖር አለመኖራቸውን ከነብዛታቸው አረጋግጬ እከታተላለሁኝ። ለምሳሌ አንድ እቃ መኖር አለመኖሩ ካረጋገጥኩኝ በኋላ። ባይኖር ለስራ በምንፈልገው ጊዜ ብናጣው ስራ ሊያስተጓጉል ስለሚችል ከስራ በፊት ለስራችን የሚያስፈልጉትን እቃዎች በሙሉ ሁሉም በቦታቸው በጥሩ ሁኔታ መኖራ መሆን አለመሆናቸውን አረጋግጬ እከታተላለሁ። እና ቁጥጥር አደርጋለሁ። ባልደረቦቼ ከተጠቀሙ በኋላ በንጽህና አጽድተው በተዘጋጀለት የእቃ ማስቀመጫ ቦታ ላይ እንዲያስቀምጡ በጥሩ ሁኔታ አደራጅተው እንዲያስቀምጡም አደርጋለሁ። እኔም በኔ በኩል የምጠቀመውን ከተጠቀምኩኝ በኋላ መጽዳት ያለበትን አጽድቼ አቀማመጡን እንደቀድሞ በስርዓት በተደራጀ ሁኔታ አስቀምጣለሁ። ያን የማደርግበት አንደኛ ቦታውን እንዳይዘረከረክና ለስራ አመቺ ያልወነ ሁኔታ እንዳይፈጠር ለማድረግ ነው። ሁለተኛ እቃውን በሌላ ጊዜ ለመጠቀም እኔም ወንኩ ባልደረቦቼ ስንፈልግ በቀላሉ ብድግ አድርገን ልንጠቀምት እንድንችል። ሶስት ደግሞ ለደህንነት ነው። እቃዎች በስነ ስርዓት በአግባቡ በየቦታቸው ካልተቀመጡ ጠልፈው ሊጥሉን ይችላሉ። ለጉዳት ሊያደርሱ ይችላሉ። እቃውም ተሰብሮ ሊበላሹ ይችላሉ። ስለዚህ ያንን ለማስወገድ እቃዎችን ከተጠቀምን በኋላ በስርዓት አደራጅቶ ማስቀመጥ ተገቢ ነው። እና ይሄ ሁሉ መደረጉን በቅርበት እከታተላለሁ። ይህንን የእቃ ቁጥጥር ደግሞ የማደርገው በመስሪያ ቤት ብቻ ሳይሆን። በቤቱም የቤት መገልገያ እቃዎቼንም እንደዚሁ እቆጣጠራለሁ። የምግብ ማብሰያ እቃዎች፣ ሳሎን ውስጥ ያሉትን እቃዎች፣ በቤት ውስጥ ለልዩ ልዩ ነገር የምንጠቀማቸው ለምሳሌ የቡና መፍጫ ማሽኖች፣ የጁስ መጨመቂያ ማሽኖች። ኮምፒውተሮች፣ ስልኮችም ሳይቀሩ በስርዓት እየሰሩ መሆናቸውን አቀማመጡ ላይ በስርዓት እየተቀመጡ እንደሆነ ሁሉንም በአግባቡ እየተጠቀምናችው እና ከተጠቀምን በዋላ በተገቢው ቦታ በስነስርዐት ማስቀመጣችንን እቆጣጠራለውኝ። የተዛባ፣ የተዛነፈ ያልተስተካከለ ነገር አቀማመጡ ልክ ካልሆነ አያያዛችን ልክ ካልሆነ እንድናስተካክል እኔ ማስተካከል ያለብኝን እኔ አስተካክላለሁ። ልጆቼ ወይም ባለቤቴ ሊያስተካክሉ የሚገባውን አያያዝ ለእነሱ ነግራቸውና እንዲያስተካክሩ አደርጋለሁ። ስለዚህ እንደዚህ እያደረኩኝ የእቃ የእቃ ቁጥጥር በቤትም በመስሪያ ቤትም አደርጋለሁ። የመስሪያ ቤቱ ስራችንን የክፍላችን ስራ በትክክል ለማስኬድ እና ደህንነት የተጠበቀ የስራ ከባቢ ለመፍጠር ብቻ ሳይሆን መስሪያ ቤቱም ስለሚያስገደድም ነው የመስሪያ ቤቱ ባህልም እቃ የተዘረከረከ ይሰራሉ አይሰራም የሚለውን ቀድሞ በቅርበት መከታተል የማይችል ክፍል ሀላፊ ሊቀጣ የሚችልበት ሁኔታም ስላለ እኔ ሁል ጊዜ የቃ ቁጥጥር አደርጋለሁኝ።

ለኔ የስራ ምቾቴ አንደኛ የቢሮ ጸጥታ ነው። ሁለተኛው የቢሮውን ጽዳት ነው። ሶስተኛው ከባልደሮቦቼ ያለኝ ተግባቦት ነው። ከአለቃዬም ጭምር እና እነኚህ መሰረታዊ የሆኑ የኔ የስራ ምቾቴ ናቸው። ከእነዚህ ውስጥ አንዱ ቢጓደል ስራዬ በብዙ ይስተጓጎላል። ለምሳሌ ቢሮዬ ጽዱ ባይሆን የመስራት ፍላጎቴ ይወርዳል። ያ ማለት ስራዮንም ተጽዕኖ ያሳድርበታል ስራዬንም በአግባቡ መስራት አልችልም ማለት ነው። ሲቀጥል ከጓደኞቼ ጋር ያለው መግባባት ከባልደረቦቼ ጋር ያለው መግባባት ቢሻክር። ስራችንን የምንሰራው በቡድን አብረን እየተመካከርን ስለሆነ ያ እየተመካከርን በቡድን የምንሰራው ስራ ይታወካል ችግር ይደርስበታል ስራ ይስተጓጎላል ማለት ነው። እና ስለዚህ የስራ ምቾቴ እንኚህ እጅግ በጣም መሰረታዊ የሆኑ የምቾት መስፈርቶቼ ናቸው። በቤትም ቢሆን የስራ ምቾት ብዬ የምቆጥረው ለምሳሌ ማንበብ በምፈልግበት ጊዜ ጸጥታ እፈልጋለው። ልጆቼ በተለያየ የሚያውክ ድምጽ እንዲረብሹኝ ጎረቤት እንዲረብሸኝ አልፈልግም። ስለዚህ በቤት ውስጥም የሚኖረውን ጸጥታ እዚያ በቤት ውስጥ ልሰራ ካለው ስራ ጋር ቀጥታ ግንኙነት አለው። ከዛ በተጨማሪ ደሞ ከባለቤቴና ከልጆቼ ጋር ያለኝ ሰላም እጅግ መሰረታዊ የሆነ እንደ የስራ ምቾቴ ነው እሱም እንዲስተጓጎል አልፈልግም። እሱም ከተስተጓጎለ ልሰራ ያለውን ነገር ያበላሽብኛል። ስለዚህ የስራ ምቾቴ ብዬ ምጠራ የምጠቅሳቸው እነኚህ ዋና ዋና ነገሮች በመስሪያ ቤትም በቤት ውስጥም ያሉኝ እጅግ አስፈላጊ ሆኖ የምቾት መስፈርቶቼ ናቸው። እነኚህ ደሞ ለኔ ብቻ ሳይሆን ለባልደረቦቼም የሚያስፈልጉ ስለሆነ እኔ የክፍል ሀላፊ እንደመሆኔ መጠን የስራ ምቾት ለራሴ ብቻ ሳይሆን ለባልደሮቦቼ ጭምር እንዲስተካከልላቸው እፈልጋለው። የእነሱም ክፍል ንጹህ እንዲሆን የጽዳት ሰራተኞችን እያነጋገርኩ ያ እንዲስተካከል አደርጋለው። ከእኔም ጋር ሆነ ከክፍል ከሌላ አለቆቻችን ጋር ከሌላ ባልደረቦቻችን ጋር የሚኖረን ተግባቦት ጤናማና ሰላማዊ የፍቅር የመከባበር እንዲሆን የድርሻዬን እወጣለው። እና ያንን በማድረግ የስራ ምቾታችንን የተስተካከለ እንዲሆን ጥረት አደርጋለው። ያ ማለት በመስሪያ ቤት ውስጥ ልንሰራ ያወጣነውን እቅድ ለማሳካት እጅግ መሰረታዊ የሆነ ጉዳይ ነው ማለት ነው። ሰዎች ምቾታቸው ከተነካ ስራን በአግባቡ ለመስራት ይቸገራሉ። እኔም ቢሆን የስራ ምቾት ካጣሁኝ ለስራ የሚያስፈልገኝን አስፈላጊ ሁኔታዎች ተመቻችተው ካላገኘው ምቾት የሚነሳኝ ነገር ከተፈጠረ ስራ ይስተጓጎላል። ስራ ከተስተጓጎለ ደግሞ ከእኛ ክፍል ጋር ግንኙነት ያላቸው ሌሎች ክፍሎች የምርት ሂደቱ በሙሉ ሊስተጓጉልና የድርጅቱ ወይም የኩባንያው ውጤት ሊበላሽ ይችላል። ከአለቃዬም ጭምር እና እነኚህ መሰረታዊ የሆኑ የኔ የስራ ምቾቴ ናቸው። የመስሪያ ቤቱም የኔም አብረውኝ የሚሰሩት ባልደረቦቼም የሁላችንም ድርሻ ነው ሁላችንም የየራሳችን ድርሻዎች አሉ እነኛን ድርሻዎች በአግባቡ በመወጣት የስራ ምቾታችንን ጠብቀን በስራችን ተግተን ዕለተ ተለት መስራት ይገባናል። በዕቅዳችን መሰረት ማከናወን እንድንችል ዘንድ የሁላችንም የስራ ምቾት በአግባቡ የተስተካከለ መሆን አለበት ብዬ አምናለው።

በልጅነቴ የምወደው ጨዋታ እግር ኳስ ነው። በርግጥ ከእግር ኳስ ውጪ ሌሎችም ብዙ የጨዋታ አይነቶች በልጅነት እንጫወት ነበር። ነገር ግን እኔ በጣም የምወደውና አዘውትሬ የምጫወተው ጨዋታ እግር ኳስ ነው። እግር ኳስ ስንጫወት እኛ ቡድን አለን። ቡድን መስርተን በሰፈር ውስጥ ካሉ ከሌሎች ቡድኖች ጋር ግጥሚያ እናደርጋለን። ከእኛ ውጪ ሌላም ሰፈር ካሉት ጋር ደግሞ በተለይ በአካባቢ የወጣቶች መሃበር አማካኝነት የሚዘጋጅ የዋንጫ ጨዋታ አለ። እዛ ላይ ተሳትፈን የዋንጫ ጨዋታ እንጫወታለን በእግር ኳስ ማለት ነው። እና ያ የምወደው የጨዋታ አይነት ነው። ከጓደኞቼ ጋር ልዩ በሆነ ሁኔታ ቡድን መስርትን እየተጫወትን ያደግነው እግር ኳስ ነው። ክረምት ሲሆን ከእግር ኳስ ውጪ ሌላም የምንጫወታቸው የተለያዩ የልጆች ጨዋታዎች አሉ። ሰኞ ማክሰኞ የሚባል ሾላ እርግፍ እርግፍ የምንለው የእጅ ቦምብ የመሳሰሉትን ቀኝ ጨርባ ብይ እንዲህ አይነት ብዙ የጨዋታ አይነቶች እንጫወት ነበረ። ነገር ግን ከሁሉም በላይ የምወደው አዛውትሬ የምጫወተው እስከ ዋንጫ ጨዋታ ድረስ የዘለቀው የእግር ኳስ ነው። ያ የእግር ኳስ ደግሞ ለሱ ያለኝ ፍቅር ደግሞ በልጅነቴ እዛ የቆመ ሳይሆን አድጌም ዩኒቨርሲቲ በገባው ጊዜም ዩኒቨርሲቲም እጫወት ነበር። እና ከልጅነት ጀምሮ ዩኒቨርሲቲ እስከገባሁበት ጊዜ ድረስ የምጫወተው የጨዋታ አይነት የእግር ኳስ ነበር። በርግጥ አሁን ላይ የእግር ኳስ መጫወት አይደለም የማየት ፍላጎቱም ከውስጤ ወጥቷል። ምክንያቱም በተለያየ ምክንያት ከስራ ጋር በተገናኘ ትዳርም ከመሰረትኩኝ በኋላ ልጆች ወደ ማሳደጉና ወደ ራሴ ስራ በመዞሬ ኳስ ለመጫወት አመቺ ሁኔታ ስለሌለ መጫወቱን አቆምኩኝ። ከዛ ባሻገር ጨዋታ ደግሞ አይ ነበር የአፍሪካ ዋንጫ የአውሮፓ ዋንጫ የአለም ዋንጫዎችን አይ ነበረ ግን አሁን በጊዜ እጥረት ምክንያት እሱንም ማየት ሳቆም። ለምሳሌ የእንግሊዝ ፕሪሚየር ሊግን እከታተል ነበረ። የጣሊያን ሴራን እከታተል ነበር። የጀርመንን ቡንደስ ሊጋ አገር ኳስ እከታተል ነበር። ግን ጊዜ ስለሌለኝ ከዚያም እርቄ ጭራሽ ሆኖ የኳስ ፍላጎቱ ከውስጤ ወጣ። በልጅነቴ ግን ዩኒቨርሲቲም እያለው እግር ኳስ መቼም የማቆም አይመስለኝም ነበረ። ግን በሂደት አሁን ያለሁበት ባለውበት ደረጃ እግር ኳስን መጫወት ብቻ ሳይሆን ማየት እና ስለ እግር ኳስ መከታተልም አቆሚያለሁኝ። እና በልጅነቴ የምወደው የጨዋታ አይነት እግር ኳስ ነው። ሌሎች ብዙ አይነት ትንንሽ የጨዋታ አይነቶች እየተጫወትንና በእነሱም የተዝናናን ቢሆንም እኔ የምወደው በተደጋጋሚ የምጫወተውና ምናልባት ቤተሰቦቼንም ያስቸገርኳቸው። ምክንያቱም ብዙ ጊዜ የእግር ኳስ ስጫወት እግሬ እየተሰበረ ወለም እያለኝ ትከሻዬ እየወለቀ የተለያዩ ግጭቶች ሲያጋጥሙኝ እየደረሰብኝ ቤተሰቤንም ያስቸገርኩበት የጨዋታ አይነት እግር ኳስ ነው። እንደዛም ሆኖ ግን ለእግር ኳስ ያለኝ ፍቅር እጅግ ከፍተኛ ነው። ቤተሰቦቼ እንደውም በተደጋጋሚ አደጋ ሲደርስብኝ እግር ኳስን እንዳቆም ብዙ ጊዜ አስጠንቅቀውኝ ተቆጥተውኝም ነበር። እኔ ግን የነሱን ቁጣ አለፌ ለጨዋታው ካለኝ ፍቅር የተነሳ አላቋረጥኩኝም። ይልቁኑ እንደውም በልጅነት የጀመርኩት የእግር ኳስ እጅግ ከመውደዴ የተነሳ በሁለተኛ ደረጃም በነበርኩበት ዩኒቨርሲቲም በገባሁበት ጊዜ ሁሉ አላቋረጥኩም ነበር። ይሄንን ያቋረጥኩት መቼ ነው? ዩኒቨርሲቲ ትምህርት ጨርሼ ወደ ሀገር ከተመለስኩኝ በኋላ በስራ ላይ ስሆን ከጓደኞቼ ጋርም ስንለያይ ከአብሮ አደጎቼ ጋርም ስንለያይ ሌላ አዲስ ቡድን መመስረት ስላልቻልኩ ከዚያ አቆምኩኝ ማለት ነው።

መጽሐፍ በየቀኑ አነባለሁ። በየቀኑ ከማፀው ከማነባቸው መጽሐፎች ውስጥ አንዱና ዋነኛው መጽሐፍ ቅዱስ ነው። ከዚያ ደግሞ የኢንጂነሪንግ መጽሐፎች የፕሮግራሚንግ የመሰረታዊ ኤሌክትሮኒክስ መሰረታዊም የተራቀቁ ዘመናዊ ኤሌክትሮኒክስ አይነቶች ላይ የተዘጋጁ መጽሐፍቶችን የኢንጂነሪንግ መጽሐፎችን ቴክኒካል መጽሐፎችን አነባለሁ። እና ሳነብ መጽሐፍ ቅዱስን ከሰላሳ እስከ አርባ ደቂቃ ላነብ እችላለሁ። ሌሎች መጽሐፎችን ደግሞ እነሱም እንደዚሁ ከአርባ እስከ ሃምሳ ደቂቃ ባለ ጊዜ ውስጥ ላነብ እችላለሁ። አንዳንድ ጊዜ የማነበው ክፍል በጣም መሳጭ ከሆነና መረዳት የፈለኩትን ሀሳብ ደረጃ በደረጃ እየተረዳሁ በሚሄድበት ሰዓት ጉዳዩን በጥልቀት ለማወቅ ከመጓጓቴ የተነሳና መሰረታዊው ሀሳብ ሲገባኝ ቀጣዩን ለመረዳት ከመጓጓቴ ከመፈለጌ የተነሳ። ከአርባ ደቂቃ ከሀምሳ ደቂቃ በላይም ላነብ እችላለሁ። ነገር ግን በየቀኑ ቢያንስ ሁለት መጽሐፍ አነባለሁ አንድ መጽሐፍ ቅዱስ ነው ሌላኛው ደግሞ የቴክኒካል መጽሐፎችን አነባለሁ። ከዛ ውጪ አልፎ አልፎ ፖለቲካ ነክ መጽሐፎችንም ላነብ እችላለሁ። በተለይ በደርግና በእሓድግ ጊዜ ስለሆኑ ነገሮች የተለያዩ የወቅቱ ባለስልጣናት ጡረታ ከወጡ በኋላ ራሳቸው የጻፉትን መጽሐፍ በማንበብ በወቅቱ የነበረውን ነገር ብዙ ሚስጥር ስለሚገልጡ ያንን ለመረዳት የማነብበት ጊዜ አለ ግን በጣም አልፎ አልፎ ነው የማነበው። በዋናነት የማነበውና በፍቅር የማነበው መጽሐፍ ቅድስን ነው። ሌላኛው ቴክኒካል መጽሐፎችን የኢንጂነሪንግ መጽሐፎችን ነው እና እነኚህን መጽሐፎች ደግሞ በየቀኑ ነው የማነባቸው። ጊዜ ካገኘሁ ቀን ላይ አነባለሁ ካልሆነ ደግሞ ማታ ላይ አነባቸዋለሁ። በተለይ ማታ ከስራ መልስ ከባለቤቴ ጋር ቡና እየጠጣን ከተጫወትን ስለ ውሏችን ከተነጋገርን በኋላ ልጃችንንም እንዲሁ የትምህርት ቤት ውሏ እንዴት እንደነበረ ጠይቀን ደብተሮቿን አይቼ የተለያየ አስተያየት የምሰጠው ነገር የምመክራት ነገር እሷ የምትነግረኝ ነገር ካለ ጠይቄ ከጨረስኩኝ በኋላ ራት በልታ ስትተኛ ባለቤቴንም ካስተኛሁ ቦኃላ መጽሐፍ ወደ ማንበብ እሄዳለሁ። እና በቀን ውስጥ ቅድም እንዳልኩት በየቀኑ መጽሐፍ አነባለሁ መጽሐፍ ቅዱስ እና የኢንጂነሪንግ መጽሐፎችን አነባለሁ። በተለይ ፕሮግራሚንግ እና በአርተፊሻልእንተጀለ እንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎ ላይ የምፃፉ የቅርብ ጊዜ መጽሐፎችን በብዛት አነባቸዋለሁ። ከእነርሱ የማገኘው እውቀት አሁን አለም በቴክኖሎጂ የት እንደደረሰች ማወቅ ስለምፈልግ በቅርበት የምከታተለውና የማነባቸው መጽሐፎች ናቸው። ከዛ ባሻገር ደግሞ የየእለት ህይወቴ በእግዚአብሔር እጅ ያለ ስለሆነ እግዚአብሔር ደግሞ ሁል ጊዜ በቃሉ ውስጥ በመጽሐፍ ቅዱስ መልእክቶች ለኔ ስላሉት የየቀኑን መልእክት መጽሐፍ ቅዱስ በማንበብ እረዳለሁ። እና ከእግዚአብሔር ጋር ያለኝንም ግንኙነት የማዳብረው የእግዚአብሔርን ቃል እለት እለት በማንበብ ነው። ልክ ስጋዬ በምግብና በውሃ በሚጠጣ ነገር እንደሚበለጽገው መንፈሳዊ ማንነቴንም የማበለጽገው የእግዚአብሔርን ቃል በመመገብ ስለሆነ የእግዚአብሔርን ቃል ማንበብ እጅግ እወዳለሁ። አስፈላጊ እንደሆነም አምናለሁ። ለጓደኞቼም ለሌሎችም ይሄን እንዲያደርጉ እመክራለሁኝ። እና ይሄ እጅግ መሰረታዊ ነገር ነው። ስለዚህ በአጠቃላይ በቀን ውስጥ ቢያንስ ሁለት መጽሐፍ ከሰላሳ እስከ አርባ ደቂቃ አንዳንዴ እስከ ሃምሳ ደቂቃ ድረስ አነባለሁ።

የዛሬው የአየር ሁኔታ እጅግ በጣም ጥሩ ነው። በጣም ቀዝቃዛ አይደለም። በጣም ሞቃትም አይደለም። በዲግሪ ሴንት ግሬድ እኔ ስገምተው ወደ አስራ አምስት ዲግሪ ሴንት ግሬድ ይመስለኛል። ይሄን የአየር ፀባይ ደግሞ እኔ እወደዋለሁ። በጣም ደስ ይለኛል። በዚህ የአየር ሁኔታ እ ማንበብ ደስ ይለኛል ስራ መስራት ደስ ይለኛል። እ መጸለይና በዝማሬ በእግዚአብሔር ፊት መሆንም ደስ ይለኛል። በተለይ እኔ መጽሐፍ ማንበብ እና የተለያዩ እ የአእምሮ ትኩረት የሚፈልጉ ነገሮችን መስራት የምወደው በእንደዚህ አይነት የአየር ሁኔታ ነው። ስለዚህ የዛሬው የአየር ሁኔታ በጣም ጥሩ ነው። እ አሁን እንኳን ይሄንን የድምጽ ቅጅ እያደረኩ ባለውበት ሁኔታ ውስጥ እ አየሩ ተመችቶኝ ደስ ብሎኝ ተነቃቅቼ ነው ይሄንን ድምጽ እየቀረጽኩ ያለሁት። እና ብዙ ስራ ለመስራት የአየር ሁኔታ እ ወሳኝ ነው ብዬ አስባለሁ። እጅግ ሞቃት ሲሆን በጣም ስለሚጨንቅ እ ተረጋግቼ በደንብ አስተውዬ ሙሉ የአእምሮ አቅሜን ተጠቅሜ መስራት እቸገራለሁኝ። እንዲሁ ደግሞ በጣም እጅግ በጣም ብርድ ሲሆንም ያም ቢሆን ምቾት አይሰጠኝም። ነገር ግን የዛሬው አይነት በአስራ አምስት ዲግሪ ሴንት ግሬድ እ በተለይ ከሃያ እስከ ሃያ አምስት ዲግሪ ሴንት ግሬድ ባለው እ አየር ሁኔታ ውስጥ ያኔ ለመስራት ያለኝ ፍላጎት እጅግ የተነቃቃ እና በጣም የምወደው። የአየር ሁኔታ ሲሆን የዛሬውም እ ሳየው ከጥዋት ጀምሮ እስካሁን ያለው የአየር ሁኔታ እጅግ በጣም ጥሩ ነው። ዝናብ የለም እ እጅግ የከረረ ፀሀይም የለም። እና ጥሩ የአየር ሁኔታ ነው ያለው። ለመስራት የሚያነቃቃ የሚያነሳሳ የአየር ሁኔታ ነው ያለው። ቤታችን ውስጥም እኔ እ እንዲህ አይነት የአየር ሁኔታ እኔ ባለቤቴም ትወደዋለች እኔም ልጆቼም የምንወደው እ ይመስለኛል ብዙ ሰዎችም የሚወዱት የሚመርጡት የአየር ሁኔታ ነው ብዬ አስባለሁኝ። እና ይሄ ደግሞ እ ሰዎች ስራቸውን በሚሰሩበት ሰዓት ዘና ብለው ስራቸውን ደስ እያላቸው እንዲሰሩ የሚያደርግ ሁኔታ ይመስለኛል። የአየር ሁኔታ ካልተመቸ እ ጤና ላይም ችግር ሊፈጥር ይችላል ብዬ አስባለሁ። በጣም ቀዝቃዛ የአየር ሁኔታ የማይፈልጉ ሰዎች አሉ። እንደዛ ሲሆን ጤናቸው የሚታወክ አለ። እጅግ በጣም ሞቃት ሲሆንም የማይፈልጉና እንደዚያ ከሆነ ጤናቸው የሚታወክ ሰዎች አሉ። እኔ ከጤና ጋር በተገናኘ ሳይሆን እ ምቾት አይሰጠኝም። አስተውዬ ስራዬን ለመስራት እቸገራለሁ። በጣም ሞቃት ሲሆን ይጨንቀኛል። እንዲሁ ደግሞ በጣም ቀዝቃዛ ብርድ ሲሆንም እንደዚሁ ይጨንቀኛል ምቾት አጣለሁ። ያ ማለት ለስራም የተነቃቃው አልሆንም። ነገር ግን አሁን ዛሬ የዛሬው የአየር ሁኔታ አይነት ሲሆን ግን እ ደስ ይለኛል ለስራም ይመቸኛል የተነቃቃውም እሆናለሁ። እና ወደ ስራ በምገባበት ሰዓት የአየር ሁኔታው እ ተለዋዋጭ ሲሆን እ ለመስራት ያለኝንም መነሳሳት ተጽዕኖ ሊያሳድር ይችላል። በርግጥ እኛ መስሪያ ቤት ቢሮ ውስጥ እ የአየር መቆጣጠሪያ መሳሪያ ወይም በእንግሊዘኛ በእንግሊዘኛ ኤር ኮንዲሽነር ተብሎ የሚጠራው ስላለ እ አየር በጣም ሞቃት ሲሆን። እንዲወርድ እንዲቀዘቅዝ በጣም ብርድ ሲሆን ደግሞ ሞቃት እንዲሆን የሚያደርግና ለክፍሉ ተመጣጣኝ እ የአየር ሁኔታን የሚፈጥር የአየር እ ሁኔታ መቆጣጠሪያ መሳሪያ በየቢሮአችን ስላለ። ያ ችግር የለብንም። እና ተረጋግተንና ተነቃቅተን ደስ እያለን የምንሰራበት ሁኔታ ነው ያለው። ከዚያ በመለስ ግን በቤት ሲሆን ግን ባለው በአየር ሁኔታ ውስጥ ነው የምሰራው። እና የዛሬው የአየር ሁኔታ ሁላ ያለው እጅግ በጣም ጥሩና ደስ የሚል ነው።

የድርጅት ዝግጅቶችን እሳተፋለው የምሳተፋው ዝግጅቱ ከለቀ በኋለ ወይም ደግሞ ተዘጋጅቶ ከለቀ በኋለ በሚደረገው ስነስርዓት ለይ ተደም ለመሆን ሰይሆን ባለፈ ዝግጅቱን በማዘጋጀት ወይም ዝግጅቱን ለማዘጋጀት በሚዋቀሩ የተለያዩ ኮሚቴዎች ውስጥ ተካፋይ በመሆን እሳተፋለሁ ከዚያ በዚያ በኮሚቴ በተዋቀሩት ኮሚቴዎች ተሰርቶ የሚያልቁትን ደግሞ ዝግጅቶች ላይ በመካፈል ደግሞ የድርሻዬን ተሳትፎ አደርጋለሁ ለምሳሌ አመታዊ ሪፖርት ሲቀርብ ልዩ ልዩ በምድራቤታችን ዝግጅት ይደረጋል የምሳ ግብዣም ይደረጋል ያ በሚሆንበት ጊዜ በዚያ ፕሮግራም ዝግጅት ላይ በአንደኛው ኮሚቴ ውስጥ በአብዛኛው ተሳትፌ በመስተንግዶ ሊሆን ይችላል ወይም ደግሞ ልዩ ልዩ ቅድመ ሁኔታዎችን ለማመቻቸት አስፈላጊ ቁሳቁሶችን ለማቅረብ ሊሆን ይችላል ብቻ በተለያየ ለዚያ ዝግጅት በሚያስፈልግ የስራ ደርሻ ላይ በሚዋቀር ኮሚቴ ውስጥ ተካፋይ ሆኜ ለድርጅት ዝግጅት ተሳትፎ አደርጋለሁኝ እና የንን በማድረጌ ደሞ በጣም ነው ደስ የሚለኝ ዝም ብዬ በእለቱ በሚዘጋጀው ምግብ ለይ ወይም ደግሞ ፕሮግራም ለይ ዝም ብዬ ከሚሳተፍ ይልቅ ከዚያ በፊት ለዚያ ፕሮግራም በሚሠራ ስራ ውስጥ በአንደኛው ስራ ውስጥ ተከፋይ ሆኜ ለምሳሌ ድንኳን የሚጣል ከሆነ ድንኳን በመጣል የጉልበት አገልግሎት በማድረግ መሳተፍ እፈልጋለሁ ብቻ በአንድም በሌላም ቀድሞ በሚሠራው ስራ ለይ የድርጅት ዝግጅት ለይ ተሳትፎ ማድረግ እወዳለሁ እፈልጋለሁ አለበለዚያ እንደ እንግዳ በኩነቱ ላይ ተገኝቼ ለመብላት ለመጫወት እና ራሴን ለማዝናናት ብቻ አልመርጥም ቀድሞ የሚሰራው ስራ ላይ ግንባር ቀደም ሆኜ የምሳተፍ አይነት ነኝ ያን ማድረግ ደግሞ በጣም ደስ ይለኛል ይሄ ደግሞ እኔ ብቻ ሳይሆን የኔ ባልደረቦች ጭምር ሁሉም ማለት ይቻላል በድርጅት ዝግጅት ላይ ሁሉም መሳተፍ ይፈልጋሉ። ያለ የሆነው ለምንድነው ድርጅታችንን በጣም ስለምንወደው የኛን ድርጅት ለኛ የቆመ ለኛ የሚጠቅም ብቻ ሳይሆን ለሀገርም የሚጠቅም ነው ብለን ስለምናስብ ድርጅቱ በሚያወጣቸው ማንኛውም ፕሮግራሞች ላይ በሚያዘጋጃቸው ማንኛውም ዝግጅት ላይ እኔም ሆንኩ ባልደረቦቼ በደስታ ነው የምንከፋፈለው በደስታ ነው አብረን ስራውን የምንሰራው እና ሁላችንም የስራው ተካፋዮች ነን። ሁሉም የአቅሙን አስተዋጽኦ ለማድረግ ተግቶ የሚሰራበት ድርጅት ነው። ስለዚህ እኔም ልክ እንደሌሎቹ በድርጅት ዝግጅት ወቅት ማንኛውንም ተሳትፎ ለማድረግ ፈቃደኛ ነኝ ብዙ ጊዜ ደግሞ እንደ ፍላጎታችን እና እንደ አቅማችን እንደ ስጦታችን የድርሻችንን እንድንወጣ በኮሚቴ ተደራጅተን እንድናገለግል ስለሚደረግ በዚያ ኮሚቴ ውስጥ ተካፍሎ የራሴን ድርሻ አሁን ለማበርከት በደስታ ነው ምሰራው። እና ደስ ይለኛል ፈቃደኛ ነኝ ያን በማድረጌ እረካአለው። ፕሮግራሙ በሚካሄድበት ወቅት የሚደረጉ ነገሮች ሁሉ ጥሩ ሁኔታ ተከናውኖ ሰይ ደግሞ ደስ ይለኛል። በርግጥ መስሪያ ቤቱም ይህንን ሁሉ ተሳትፎ ዋጋ ይሰጠዋ። የሚገርም መስሪያ ቤት ነው። ዋጋ ሰጥቶት እኛ ሰራተኞች ባላሰብን ጊዜ በዚህ ወቅት በእንደዚህ አይነት ፕሮግራም በእንደዚህ አይነት ዝግጅት ወቅት እንዲህ እንዲህ አይነት አስተዋጽኦ ስላደረክ ብለው የሚሰጡት ልዩ ልዩ ማበረታቻዎች አሉ። እኔ ሳገለግል ያንን አስቤ አይደለም ደስ ብሎኝ በፈቃዴ ነው ድርጅቱ ግን ያንን እንደ ውለታ ቆጥሮ ብድራቴ የሚከፍል የሚገርም ድርጅት ነው።

መስኮት መተኛ ከሆነ ዘግቼ ነው የምተኛው። ቀን ሲሆን ግን ክፍት ተዋለሁ ያን የማደርግበት ምክንያት ለምንድነው? ቤቱ እንዲናፈስ ስለምፈልግ ነው። በመኪና በህዝብ ማመላለሻ ትራንስፖርት ባስ ስጠቀም ደግሞ በአብዛኛው እኔ የምቀመጠው በመስኮት በኩል ነው። እና በዚያ በመስኮት በኩል ተቀምጬ መስኮት ክፍት ተዋለሁ ያን የማደርገው ለምንድነው? በመኪና ውስጥ ያለው የታመቀ የሰው ትንፋሽ እንዲወጣና ንጹህ አየር ወደ መኪና ውስጥ እንዲገባ የሰዎችንም የራሴንም ጤና ለመጠበቅ ስል ነው። ምክንያቱም ብዙ ሰው ታፍኖ በዚያ መኪና ውስጥ በሚሳፈርበት ጊዜ በሰዎች ውስጥ ልዩ ልዩ የተለያዩ ተላላፊ በሽታዎች ሊኖሩ ስለሚችሉ። በዚያ ምክንያት ጤነኛ ሰው እኔንም ጨምሮ ከታማሚ ሰው የሚመጣውን በሽታ እንዳይለከፍ በዛ በሽታ እንዳይያዝ ለደህንነት ለጤንነት ስል መስኮቶች ከፍት እንዲሆኑ እፈልጋለሁ። ከዛ በተጨማሪ ደግሞ ንጹህ አየር ደስ የሚያሰኝና የሚፈለግም ስለሆነ። ንጹህ አየር እንዲገባ የምሳፈርበትን የህዝብ ማመላለሻ ትራንስፖርት ባስ ውስጥ መስኮት ክፍት ተዋለሁ ወደ ቤቴም እንደዚሁ አደርጋለሁ። ቢሮም ስገባ መጀመሪያ እንደገባሁ የማደርገው መስኮት መክፈት ነው። መስኮት ከከፈትኩ በኃላ ለምሳሌ ስራ የምገባው ከሰኞ እስከ አርብ ነው። ከሰኞ እስከ አርብ ጠዋት ሁለት ሰዓት ተኩል ነው የምገባው። ከሰአት የምንወጣው ስድስት ተኩል ነው። ከዚያ በኋላ ከምሳ በኋላ ተመልሰን የምንገባው ሰባት ተኩል ነው። ከሰአት በኋላ ስራ ጨረሰን የእለቱን ስራ ጨረሰን የምንወጣው አስራ አንድ ሰዓት ተኩል ነው። በዚህ የስራ ጊዜ ውስጥ እኔ ጠዋት ሁለት ሰዓት ተኩል እንደገባው መስኮት እከፍታለሁ ከዚያም ሙሉ ቀን ማታ አስራ አንድ ተኩል እስክወጣ ድረስ መስኮቱን አልዘጋም። ንጹህ አየር እንዲዘዋወር ስለምፈልግ ቢሮ ውስጥ ምንም አይነት የሚጨንቅ አየር የሙቀትም ሆነ ማንኛውም ያለበት አየር ክፍል ውስጥ ቢሮ ውስጥ ታምቆ እንዳይቀመጥ ስለምፈልግ መስኮት እከፍታለሁ። በርግጥ አንዳንድ ባልደረቦቻችን ለምሳሌ ጉንፋን ይዟቸው በብርድ በተለያዩ ምክንያት ታመው ከመጡ ያ መስኮት መከፈቱ የሚረብሻቸውና ምቾት የሚነሳቸው ከሆነ። እነሱ የእነሱ ምቹት መጠበቅ ስላለብኝ መስኮቱን ልዘጋው እችላለሁ። ነገር ግን ክፍት መሆኑ የእነሱ ምርጫ ከሆነ። የእኔም ምርጫ ስለሚሆን መስኮቱን ክፍት እንተወዋለን። አንዳንድ ጊዜ እንደውም አስራ አንድ ሰዓት ተኩል ስወጣ ረስቼ ሳልዘጋ የምወጣበት ጊዜም አለ። ጥሩነቱ እኛ ሰራተኞች አስራ አንድ ተኩል ከወጣን በኋላ ምሽት ላይ የተለያዩ ማሽኖች ተለኩሰው ያልጠፉ ካሉ መስኮት ተከፍቶ ያልተዘጋ ካለ የተለያየ ነገርም ዞረው የሚቆጣጠሩና መዘጋት ያለበትን የተከፈተ መስኮት የሚዘጉ። መጥፋት ያለበትን የተለኮሰ መብራት ካለ መብራትም እየበራ ያለም ካለ ማሽንም የተከፈተ እና ተረስቶ ሳይዘጋ እየሰራ ያለ ማሽን ካለ እሱን በመዝጋት ያልተ ያልተዘጋ መስኮት ካለ ለመዝጋት መብራት ያልጠፋ ካለ ለማጥፋት ዞረው የሚቆጣጠሩ አሉ። እና እነሱ እንደዚያ በሚዞሩበት ጊዜ ስለሚያዩ እኔ ረስቼ ሳልዘጋ ረስቼ የወጣሁትን መስኮት ብዙ ጊዜ እነሱ የሚዘጉበት አጋጣሚም አለ። ከዚያ ውጪ የእኔ ምርጫ ንጹህ አየር ለማግኘት በቤቴም በትራንስፖርት መኪና ውስጥም በቢሮዬም መስኮት ክፍት መተው እወዳለሁ። ክፍት ተዋለሁ ያንን የማደርግበት ምክንያት ንጹህ አየር እንዲገባና መጥፎ አየር ደግሞ እንዲወጣ ለጤናም እና ለሰዎችም ለራሴም ምቾት።

መዋኘት አሁን ላይ አልችልም ልጅ እያለሁ ግን ይችል ነበር። አሁን ግን ረጅም ጊዜ ስላልዋኘው። ዋና ደግሞ በየጊዜው ካልዋኙና ሰውነትን ካላለማመዱ የሚረሳ ሰውነት የሚደክምበት ሁኔታ ስላለ። አሁን ላይ እኔ ዋና በትክክል እዋኛለሁ ብዬ አላስብም ገብቼ ሰምጨ ምቀር ይመስለኛል። ለምን ረጅም ጊዜ ስላልዋኘው። እና መዋኘት ትችላለህ ወይ ለሚለው ጥያቄ? ልጅ እያለሁ እችል ነበር አሁን ግን አልችልም። አሁን ወደ ዋና መመለስ ካለብኝ እንደገና እንደ አዲስ መለማመድ ይኖርብኛል። በጣም ተጠንቅቄ የመዋኛ ገንዳውን ጥግ ጥግ መደገፊያ ብረት ይዤ መለማመድ ይኖረኛል። ወይም ደግሞ የደህንነት ጠባቂዎች በአጠገቤ ቆመው በቅርብት እያዩኝ መሆን አለበት። አለበለዝያ ሰምጨ ልሞት እችላለሁ ብዬ አስባለሁ። ያም የሆነበት ምክንያት ከዋኘሁ ብዙ ጊዜ ሆኖኛል ዋኝቸ አላውቅም ረጅም ጊዜ አልዋኘሁኝም። የስራ ባህሪ ጊዜም ስለሌለኝ። ወደዋና አልተመለስኩኝም በርግጥ ይሄ በቂ ምክንያት አይደለም። ዋና እንደ መዝናኛ ብቻ ሳይሆን ለጤናም ጠቃሚ የሆነ ስፖርታዊ እንቅስቃሴም ጭምር ስለሆነ። ዋና በዋኝ ይጠቅመኛልም ደስም ይለኛል። አሁን የጠቀስኩት የስራ የስራ ባህሪ ወይም ደግሞ የጊዜ ማጣት የሚለው በቂ ምክንያት አይደለም ምክንያቱም ለሱ ብዬ ጊዜ ብፈልግ ጊዜ አላጣም። ጊዜ ይኖራል። ቢያንስ በሳምንት አንዴ። ባለቤቴን ይዤ ሄጄ አንድ ሰዓት ያህል ዋኝቸ መምጣት ከባድ ነገር አይሆንም ነበር። በደንብ ስላላሰብኩበትና ስላልወሰንኩ የሆነ ነገር ነው። እና ብቻ በዚህም ይሁን በዛኛው በየትኛውም ምክንያት። ብዙ አመታት ዋኝቸ ስለማላውቅ አሁን የሚሻለው ለዚህ ጥያቄ መልስ ለመስጠት ዋና አልችልም ብል ነው የሚሻለው። ምክንያቱም ለረዥም አመታት ስላልዋኘሁ ልጅ ሁኘ በመዋኛ ገንዳ ሳፍሆን አርጂኖ ስጨመር እንዋኝ ነበር። በመዋኛ ገንዳ ላይም እዋኝ ነበር። እችል ነበር እንደውም ትዝ ይለኛል ባለቤቴንም በተጋባን ጊዜ ለ ስንወጣ በሙሽርነታችን የሽርሽር ወቅት ወደ ዋና ወስጃት እንድትዋኝ ለማለማመድም ሞክሬ ነበር። ከእኔም ባለፈ እሷንም ለማለማመድ ሞክሬ ነበር። ነገር ግን ከዛ በኋላ አልገፋንበትም። እና ዋና ብወድም ብፈልግም ነገር ግን ጊዜ ሰጥቼ በደንብ ስላልቀጠልኩኝ አሁን ያለሁበት ሁኔታ። ዋና ለመዋኝት የሚያስችል አይነት አይደለም። ነገር ግን ስፖርት ስለሆነ ተደጋግሞ መሰራት ስላለበት አለበለዝያ ሰውነት ስለሚደክም መቅዘፉኑም ለዋና የሚያስፈልገውን እንቅስቃሴ ለማድረግ ሰውነቴ ያንን ተለማመዶ መቀጠል ስለነበረበት ያን ስላላደረኩኝ አሁን ላይ ዋና የሚቸግረኝ ይመስለኛል። ከፍላጎት አንፃር ግን ለኔ ብቻ ሳይሆን ባለቤቴም ልጆቼም ዋና ቢችሉ ደስ ይለኛል። ከስፖርትነቱ ባለፈ የሚያዝናናም ስለሆነ። እነሱም የሚለምዱና ዋና መዋኘት ቢችሉ እንደውም አንዳንዴ ወጣ ብለን አብረን ወጥተን የተለዩ መዝናኛዎች። ከመሄድና ከመዝናናት ባሻገር ዋና እየዋኝንም ብንዝናና ደስ ይለኛል። እና ምናልባት ወደፊት ይሄንን እናደርጋለን ብዬ አስባለሁ። ቁርጠኝነቱ ካለ ደግሞ ጊዜ ማነቁ አይሆንም። የሚወስነው ዋናው የጊዜ አጠቃቀም ፕሮግራም የማውጣት ጉዳይ ነው እንጂ። አሁን እኔ የሰጠሁት ምክንያት በቂ አይደለም።

እኔ የማውቃቸው ብዙ ምሳሌዎች አሉ። ከእነዚህ ውስጥ ቀድሞ ወደ አእምሮ የሚመጣውና የማውቀው ድርብ ቢያብር አንበሳ ያስር የሚለው ነው። ይሄ አባባል ምን ለመግለጽ የተፈለገ ነው? ድር ደካማ ነገር ነው። ነገር ግን ሲተባበር ብዙ ድሮች አንድ ላይ ሲተባበሩ አንበሳን የሚያህል ግዙፍ ነገር ሊያስሩ ይችላሉ። ይሄ ከምን ጋር ግንኙነት ያለው ነው? ሰዎች ደካማ የሚባሉ ሰዎች ቢተባበሩ ጠንካራ ነገር ማድረግ እንደሚችሉ ጠንካራውን ማሸነፍ እንደሚችሉ ለመግለጽ ነው። ስለዚህ ከዚህ የምንረዳው ነገር ምንድነው? ለምሳሌ እንደ ሀገር ኢትዮጵያውያን ሁሉም ቢተባበሩ ተለያይተው ለማድረግ የከበዳቸውን ነገር በቀላሉ ማድረግ ይችላሉ። ቤተሰቦች ሁሉም በአንድ ልብ በአንድ ሀሳብ ቢተባበሩ ተለያይተው ሊያደርጉ የማይችሉትን በጣም ብዙ ትልልቅ ነገር ማድረግ ይችላሉ። ስለዚህ ድርብ ቢያበር አንበሳ ያስር የሚለው እንደዚህ አይነት ትልቅ ትርጉም ያለው ነገር ነው። ሌላኛው ደግሞ ለምሳሌ የላጭን ልጅ ቅማል በላው የሚል ምሳሌያዊ አነጋገር አለ። ይሄ ምን ለማለት ነው? ላጭ እንግዲህ ፀጉር የሚላጭ ሰው እርሱ ፀጉር እየላጨ ሌሎችን ጭንቅላታቸውን ንጹህ ያደርጋል ቅማል እንዳይበላቸው ያደርጋል። የራሱን ግን መላጨት ስለማይችል እርሱ የእርሱን ጭንቅላት ቅማል ይበላዋል። እና ይሄ ነገር ሰዎች እነሱ ጋር ያለው ነገር ለሌላ ይጠቅማል። ግን ለ እነሱ አይጠቅማቸውም ለማለት ተብሎ የተገለፀ ነው። ልክ ከዚሁ ጋር ተዛማጅነት ያለው ለምሳሌ የ አባይን ልጅ ውሃ ጠማው የሚባል ምሳሌአዊ አነጋገር አለ። ይሄ ምን ለማለት ነው? አባይ እንግዲህ ሳይቋረጥ ከአመት አመት የሚፈስ ውሃ ነው። እና ውሃ በዚያ በአጠገቡ እየፈሰሰ መጠሪያው ሰውየው የአባይ ዳር የሚኖር ስለሆነ የአባይ ልጅ ሆኖ ግን ውሃ ይጠማዋል። ለምን? ያንን ውሃ አውጥቶ መጠቀም ስለማይችል ከስንፍና የተነሳ ወይ ከእውቀት ማነስ የተነሳ ሳይጠቀሙ ይቀርና ውሃ አጠገቡ አለ ግን ይጠማዋል። ሊሆን የማይገባ ተቃራኒ ነገር ማለት ነው። ስለዚህ ይሄ ነገር ምን ያሳያል? ሰዎች በእውቀታቸው እያለ በአእምሯቸው እያለ በእጃቸው እያለ በቤታቸው እያለ በአግባቡ መጠቀም ስላልቻሉ በትክክል መጠቀም ስላልቻሉ ጥቅም ላይ ማዋል ስላልቻሉ። በዚያ ባለመጠቀማቸው ምክንያት የሚደርስባቸውን ችግር ለመግለጽ ጥቅም ላይ የዋለ ምሳሌያዊ አነጋገር ነው። እና የኢትዮጵያ ውስጥ ብዙ ምሳሌአዊ አነጋገሮች አሉ። ለምሳሌ ሲሮጡ የታጠቁት ሲሮጡ ይፈታል የሚል አባባል አለ። ይሄም በችኩልነት የሚሰራ ነገር ዘላቂ እንደማይሆን ለመግለጽ ሰዎች ተረጋግተው የሚሰሩትን ስራ ተረጋግተው መስራት እንዳለባቸው ለመግለጽ የተጠቀሰ ምሳሌያዊ አነጋገር ነው። እና በዚህ ምሳሌ ንግግር መሰረት ሰዎች በችኮላ የሚያደርጉት ነገር ጠንካራ ስለማይሆን መሬት ስለማይዝ ስር የሰደደ ስለማይሆን አይቆይም። ወዲያው ይበላሻል ወዲያው ይፈታል ወዲያው ይሰበራል ወዲያው ከጥቅም ውጪ ይሆናል ለማለት ነው። እና መደረግ ያለበት ነገር ካለ ተረጋግቶ እየቸኮሉ ጥድፍ ጥድፍ እያሉ ሳይሆን ተረጋግቶ በሰከነ አእምሮ በሰከነ ሁኔታ ነገሮች መስራትና ማድረግ እንዳለባቸው የችኮላ ነገር ጥሩ እንደማይሆን ለመግለጽ የተጠቀሰ ምሳሌ ነው። እና እንደዚህ አይነት ብዙ ምሳሌዎች አሉ እጅግ ጠቃሚና አስተማሪ የሆኑ ነገሮችን ስርዓት የሚያስይዙ ምሳሌ አባባሎች ብዙ አሉ።

ፎቶዎቼን የማስቀምጠው የተለያየ ቦታ ነው። አንደኛው ላፕቶፔ ላይ ነው። ሌላኛው ስልኬ ላይ ነው። ሌላው የውጭ ሃርድ ዲስክ በእግሊዘኛ ኤክሰርናል ድራይቭ በሚባለው ላይ ነው። ሌላኛው አራተኛው ደሞ ክላውድ ላይ ነው። ክላውድ ላይ ማስቀምጠው ከሌሎቹ የተሻለ አስተማማኝ ነው። ከዛ ባሻገር ደግሞ ለአጠቃቀም ምቹ ነው። ያም ማለት ማስቀመጫውን እኔ ተሸክሜ ወዲ ወዲያ መዞር አይጠበቅብኝም። ለምሳሌ ከሀገር ውጪ ብወጣ በሄድኩበት ቦታ በስልኬ ወይም ደግሞ በላፕቶፕ ከክላውድ ላይ በቀላሉ ፎቶ ማግኘት እና መጠቀም እችላለሁ። ስለዚህ ፎቶ አስቀምጣለሁ የማስቀምጠው ደግሞ በእንደዚህ አይነት ሁኔታ ነው። የማስቀምጥበት ምክንያት ደግሞ ለምንድነው ማስታወሻ ስለሆነ ነው። እያንዳንዱ ፎቶ የራሱ ታሪክ አለው የሚያስተላልፈው መልእክት አለው ስለዚህ ፎቶዎቼን በጥንቃቄ በእንደዚህ አይነት ሁኔታ አስቀምጣለሁ። የድሮ የልጅነቴን ፎቶ እንደ አሁኑ ስማርት ስልኮች ስለሌሉ ካሜራ እንደ ልብ ስለሌለ ብዙ ፎቶ እንደ አሁኑ አንነሳም ብዙ ፎቶም የለንም ነገር ግን ያሉትን ጥቂት ፎቶዎች ከጓደኞቼ ከአብሮ አደጎቼ እነሱ ጋር ካለው ለምኜ እየወሰድኩ በኔ ስማርት ስልክ ፎቶውን አንስቼ መልሼ ለእነሱ እየሰጠዋቸው ያነሳሁትን ቅድም ባልኩት መንገድ አስቀምጣለሁኝ። እና እነኚህን ፎቶዎች በተለያየ ጊዜ ከፍቼ ሳያቸው እያንዳንዱ ፎቶ የሚናገረው የራሱ የሆነ ነገር አለው:የራሱ የሆነ ታሪክ አለው:እጅግ የሚያስደስት፣ የሚመስጥ:ምናልባት አንዳንዱ እምባ የሚያስመጣ ሁሉ ሆድ የሚያባቡ የፎቶ አይነቶች ይጨምራሉ። እና ፎቶ በእንደዚህ አይነት ሁኔታ መልእክት የሚያስተላልፉ ሆኖ ስለማገኛቸው እጅግ ደስ የሚሉ ልብ የሚመስጡ ብዙ ታሪክ የሚያስታውሱ ትልቅ ሀብቶች ስለሆኑ ፎቶዎችን በጥሩ ሁኔታ ነው ማስቀምጠው እኔ ደግሞ ፎቶ ሳነሳ ብዙ ጊዜ የማነሳው ሰዎች ሳይዘጋጁ ልጆቼም ባለቤቴም እናቴም ወንድሞች እህቶቼንም ከቤተሰብ ጋር ከጓደኛም ጋር ስሆን ኢቭን በ በስራ ቦታ በ በባልደረቦቼ መሀከልም ፎቶ ሳነሳ ሳያስቡት በድንገት ነው የማነሳው ይህ በድንገት የማነሳው ሰው ፎቶ ደግሞ ትልቅ መልእክት ያለው ሆኖ ይቀራል። ስለዚህ እሱን ፎቶ በስነ ስርዓት ለረጅም ጊዜ እንዲቆይ አድርጌ አስቀምጣለሁ ይህንንም የማደርገው ከብዙ ጊዜ በኋላ እኔ ሳየው እኔን ማስደሰቱ ለኔ የተለያየ መልእክት ማስታወሱ ብቻ ሳይሆን ጓደኞቼ ወይም አብሮ አደጎቼ ወይም ቤተሰብም ሲያየው የሚሰማቸው ለየት ያለ ነገር ነገር ሊሰማቸው ስለሚችል ለነሱ ልኬ ላስደነግጣቸው ላስደስታቸው እጠቀምበታለው። ስለዚህ ፎቶ ለኔ ትልቅ ትርጉም ያለው ነገር ነው። ለሌሎቹም እንዲሁ ነው ብዬ ስለማስብ በተለይ ዛሬ የተነሳን ፎቶ ከአመታት ቡኋላ ወይም ዛሬ ላይ የዛሬ አስራ ሃያ አመት የተነሳው ፎቶ ሳየው የሚሰማኝ ስሜት እጅግ ለየት ያለ ደስ የሚል ምናልባትም እንደ ክስተቱ እንደ ወቅቱ አንዳንዶች ናፍቆት ትዝታ እምባም የሚያስከትሉ አይነት የሚሆኑበት ደረጃ አለ እና በተለይ ከ በልጅነቴ ከአብሮ አደጎቼ ጋር የተነሷኀቸው ፎቶዎች በጣም የሚመስጡ እና ብዙፍ የልጅነትን ትዝታ የሚቀሰቅሱ ስለሚሆኑ እወዳችኀለው እና ፎቶ ትልቅ መልእክት ይዞ የሚቀመጥ ትልቅ ማስታወሻ ስለሆነ በስነ ስርዓት እይዛቸዋለሁ በስነ ስርዓት አስቀምጣለሁ።

ኮምፒውተር መጠቀም እችላለሁ። መጠቀም ብቻ ሳይሆን ሰዎች ኮምፒውተር እንዴት እንደሚጠቀሙ ከአስራ ስድስት አመት በላይ አስተምሬያለሁኝ። ከመጀመሪያው የኮምፒውተር የቃሉ ትርጉም ጀምሮ ኮምፒውተር እንዴት እንደተጀመረ፣ የመጀመሪያው ለስራ የዋለው የኮምፒውተር አይነት ምን እንደሆነ፣ ከዚያ በኋላ አሁን በእጃችን ላይ የምንጠቀው የኮምፒተር አይነቶች ምን ምን አይነቶች እንደሆኑ በውስጣቸው ምን እንዳለ ስለሀርድዌር፣ ስለሶፍትዌር ልዩ ልዩ መሰረታዊ ነገሮችን ሁሉ በማስተማር ከዚያ ደግሞ አጠቃቀሙን እንዴት መጠቀም እንዳለባቸው በማስተማር ልምድ አለኝ። ከዚያ ደግሞ አጠቃቀሙን እንዴት መጠቀም እንዳለባቸው በማስተማር ልምድ አለኝ እና ኮምፒዩተር የምጠቀመው ለምሳሌ ኢሜል መልእክት ለመላክ፣ ለመቀበል የተለያዩ ፕሮጀክቶችን ለመጻፍ፣ የተለያዩ የጨረታ ሰነዶችን ለማዘጋጀት በኢንተርኔት በቀጥታ መስመር የተለያዩ ድረ ገጾችን ለማየት በመስመር ላይ የተለያዩ መዝሙሮችን ለመስማት፣ ትምህርትና ስልጠና ለመከታተል እጅግ በጣም ብዙ አገልግሎቶችን በኮምፒውተር ማግኘት ስለሚቻል እነኛን አገልግሎቶችን ለማግኘት ኮምፒውተር እጠቀማለሁኝ። እና ኮምፒውተር ስጠቀም ደግሞ በተለይ በማስተምርበት ሰዓት ማስተማር ራሱ አንድ ትልቅ የመማሪያ መንገድ ስለሆነ ብዙ የተማርኳቸው ነገሮች በዛ ሂደት ውስጥ ስላሉ እነኛን መሰረት አድርጌ ኮምፒውተር ለብዙ ነገር እጠቀማለሁኝ። ቤት ውስጥ ላፕቶፕ አለኝ። ዴስክቶፕ ኮምፒውተር አለ። ስማርት ስልኮችም ራሳቸው አሁን ላይ እንደ ኮምፒውተር እያገለገሉ ስለሆነ እሱንም ጨምሮ ኮምፒውተር አገልግሎት በጣም ነው የምጠቀመው። ኮምፒውተር ካልተጠቀምኩኝ የኔ ስራ ምንም አይነት ስራ በብዛት በወረቀት የሚሰራ የለኝም። በእጄም ስራ የለኝም። አብዛኛው ስራ የሚሰራው በኮምፒውተር ነው። ለምሳሌ የኔ ስራ ክፍል ለፋብሪካ ግብአት የሚሆን ጥሬቃ የሚያቀርብ ክፍል ሀላፊ ነኝ። እና ያንን የምናደርገው ደግሞ ውጭ ካሉ የጥሬቃ አቅራቢ ኩባንያዎች ጋር ግንኙነት በማድረግ ነው። ያ ግንኙነት የሚደረገው ሙሉ በሙሉ በኮምፒዩተር አማካኝነት ነው። ወይም በስማርት ስልክ፣ በላፕቶፕ፣ በዴስክቶፕ አማካኝነት ኢሜል በመላክ መልእክቶች የጽሁፍ መልእክቶች በመላክ፣ ድምጽ በመላክ፣ ቪዲዮ በመላክ ስልክ በመደዋወል በተለያዩ መተግበሪያዎች የቪዲዮ ጥሪ በማድረግና በመወያየት እንደዛ ነው የምንሰራው። ከባልደረቦቸ ጋርም ቢሆን ለምሳሌ አስቸኳይ ስራዎች ሲኖሩ ከስራ ሰዓት ውጭ በኮምፒዩተር አማካኝነት እየተገናኘን መረጃ እንለዋወጣለን። ሀሳብ እንለዋወጣለን። ስብሰባዎችን እናደርጋለን። ስለዚህ በኮምፒውተሬ እጅግ በጣም ብዙ ጥቅሞች አገኝበታለሁ። በጣም ብዙ ጥቅሞችን አገኝበታለሁ። ይህንን ጥቅሞች እኔ ከመጠቀም ባሻገር ደግሞ ሌሎች እንዴት መጠቀም እንደሚችሉ ጭምር ስልጠና ሰጥቻለሁ። አሁንም የሚፈልጉ ሰዎች ሲኖሩ አጭር ሆነ ረጅም ጊዜ ሰልጠና አመቻችቼ መስጠት እችላለሁ። እና ኮምፒውተር ማሰልጠን ደግሞ እጅግ በጣም ነው የምወደው። የምወድበት ምክንያት አንደኛው ከሙያዬ ጋር በቀጥታ ግንኙነት ስላለው ነው። ሁለተኛ ሳስተምር እኔም ስለምማር ድንጋይ ሁለት ወፍ እንደማለት ስለሚሆንልኝ ያንን እናገር ማድረግ እወዳለሁ። እና ኮምፒውተር በጣም ነው የምጠቀመው። ኮምፒውተር ካልተጠቀምኩኝ ምንም አይነት ስራ ያለ ኮምፒውተር መስራት አልችልም ማለት ነው። እና ኮምፒውተር እና የኔ ስራ እጅግ በጣም ከፍተኛ ግንኙነት አላቸው።

የስራ አስራሮቼን በደንብ ነው የምከታተላቸው በቅርበት እከታተላለሁ። ሁልጊዜ በየአመቱ። አመቱ ሲጀመር እኔና ባልደረቦቼ የክፍላችንን ስራ እቅድ እናወጣለን። እቅድ ስናወጣ ምን ስራ? መቼ? በምን ያህል ወጪ? በምን ያህል የሰው ሀይል እንደምንሰራ በግልጽ እቅድ እናወጣለን። ከዚያ በኋላ እቅዱ የሚፈጸምበት ጊዜ ሲደርስ እቅዱን ለመተግበር እንጀምራለን። ጀመርን እየሰራን ባለንበት ሂደት ውስጥ አሰራሮችን እከታተላለሁ። የተሰሩት ስራዎች በየግዜው ረፖርት ስለሚደረጉልኝ በየሳምንቱ መጨረሻ አርብ አርብ ረፖርት ስለሚደረጉልኝ። ቅዳሜና እሁድ ከልሻቸው። በእቅዱ መሰረት ያልሄደ ካለ ለምን በእቅዱ መሰረት እንዳልሄደ ሰኞ እለት ቁጭ ብለን እንነጋገራለን። መስተካከል ያለበት ነገር የገንዘብ እጥረት ነው። የጊዜ እጥረት ነው። የሀብት እጥረት ነው። የሰው ሀይል እጥረት ነው ችግሩ የቱ ጋር ነው ያለው ምንድነው? የሚለውን ቁጭ ብለን በመከባበር በመግባባት ጉዳዩ ላይ ሀሳባችንን በማድረግ እንነጋገራለን። ከዚያ ለችግሩ መፍትሄ እናመጣና ችግሩን ቀርፈን የሚቀጥለውን ስራ እናስኬዳለን። እንደዚህ እያደረግን ስራችንን በእቅዱ መሰረት ቢቻል ከመቶ ፐርሰንት በላይ አሳልፈን ተጨማሪ ስራ መስራት ካልሆነ ደግም መቶ ፐርሰንት ለማሳካት ካልሆነ እና እጅግ ልዩ ልዩ ተግዳሮቶች ከበዙብን እና ከከበደን ደግሞ ከዘጠና አምስት ፐርሰንት በታች ያልወረደ አፈጻጸም እንዲኖረን ተግተን አንሰራለን። ይህንን ደግሞ እቅዱን ባወጣንበት ጊዜ ከባልደረቦቼ ጋር ተስማምተን ለዚህ ስኬት ራሳችንን በጽናት አቁመን የምንጀምረው ነገር ስለሆነ በአብዛኛው ይሳካልናል። እስካሁን ባለኝ የአምስት አመት ስራ ልምድ ከባልደረቦቼ ጋር በአብዛኛው ስኬታችንን አፈጻጸማችን ከዘጠና ስምንት ፐርሰንት በላይ ነው። ለዚህ ደግሞ ቁልፉ ጉዳይ አንድ የስራ አሰራሮችን በቅርበት መከታተል ነው። ሁለተኛው እቅዱ መጀመሪያ ሲዘጋጅ በመግባባት ሊተገበር የሚችል የኛን አቅም የኛን ጊዜ የቀርበልንን የሀብት ግብአት መሰረት ያደረገና ተግባብተን በአንድ ቋንቋ የምንወስነው ስለሆነ። ለስኬታችን ቁልፍ ጉዳይ ይሄ ነው። ከዚያም ችግሮች ሲያጋጥሙ በስራ ሂደት ውስጥ ችግሮች ሲያጋጥሙ ፈጥነን ቁጭ ብለን ተነጋግረን መፍትሄ ስለምንፈልግና ስለምናስተካክል ሌላኛው የስኬታችን ሚስጥር ያለው እዚህ ጋር ነው። እና በዚህ ሁሉ ውስጥ ደግሞ አንተ ትብስ አንተ ትብስ እየተባባሉ የመከባበር ነገርም ስላለ ለዚህ ስኬት አግዞናል ብዬ አስባለሁ። ስራችንን ለመጨረስ እንጂ የስራ ሰዓት መውጫ ሰዓት ደርሷል ብለን የምንወጣ ሰዎች አይደለንም። እኔም ሆንኩ ባልደረቦቼ የያዙትን ስራ ለመጨረስ እንጂ ከስራዬ መውጫ ሰዓት ደርሷል ብለው ስራ ጥለው የሚሄዱ አይደሉም። አንዳንዴ አርፍደን እንወጣለን። ማታ ላይ አስራ አንድ ተኩል ከስራ መውጣት ሲኖርብን ከአስራ አንድ ተኩል አሳልፈን የምንሰራበት ጊዜ አለ። ጠዋት አራት ሰዓት ከአራት እስከ አራት ተኩል የሻይ እረፍት አለ። ከሰአት በኋላ ከዘጠኝ እስከ ዘጠኝ ተኩል የሻይ እረፍት አለ። ግን የሻይ እረፍታችንን ትተን በስራ አሳልፈን የምንሰራበት ሁኔታ አለ። ይህንን ሁሉ ደግሞ በክትትል አስፈላጊውን ማስተካከያ እያደረግን በቅርበት አብረን ስለምንሰራ የተሳካ ስራ እየሰራን አለን።